በምንጣፍ ላይ መቀመጥ ትወዳለህ? ወይ ለሚለው ጥያቄ በምንጣፍ ላይ እቀመጣለሁ አዎ ብዙ ጊዜ። በምንጣፍ ላይ መቀመጥ በጣም ያስደስተኛል ለእግሬንም ያዝናናኛል ዘና ስለሚያደርገኝ። በምንጣፍ ላይ መቀመጥ እወዳለሁ። ስለዚህ እንደ አጠቃላይ ስንወስደው በምንጣፍ ላይ መቀመጥ ትወዳለህ? ለሚለው ጥያቄ እኔ መልስ የሚሆነው አዎ በምጣፍ ላይ መቀመጥ እወዳለሁ። ምክንያቱም በምጣፍ ላይ መቀመጥ ስለምወድ። የተለየ ምቾትና ደስታ ይሰማኛል። ስለዚህ በምንጣፍ ላይ መቀመጥ እወድሃለሁ

የትውልድ ከተማ የት ነው የሚለው ጥያቄ? እኔ መልስ የትውልድ ከተማ ኢትዮጵያ ውስጥ አዲስ አበባ የሚባል ቦታ ነው። አዲስ አበባ ከተማ ነው የተወለደው ቦታዬ። እና አዲስ አበባ ከተወለደው ከጀመረች የሆንኩባት የተወለደ ከተማዬ ነች በጣም ነው የምወዳት። ጥሩ ነች ሀገሪቷን በማደግ ላይ ያለች እያደገች ያለች ከተማ ነች። እና ሰው ጥሩ ነው ሰው ያለም ምናምን አብሮ የኖሩኝ ሰዎች ስለሆኑ በጣም ጥሩ ነው እወዳታለው። አዲስ አበባ በጣም ደስ የምትል ከተማ ነች። ስለዚህ የትውልድ ከተማ የት ነው ለሚለው ትያክል ለአጠቃላይ የኔ መልስ የሚሆነው። የትውልድ ከተማ የአዲስ አበባ ነው ምክንያቱም የትውልድ ከተማ አዲስ አበባ ስለሆነች

ስነ ጥበብ ትወዳለህ የሚለው ጥያቄ አዎ እኔ ስነ ጥበብ በጣም እወዳለሁ። ስነ ጥበብ ከሚወዱት መካከል ነኝ ስነ ጥበብ በጣም ያስደስተኛል። ስነ ጥበብ ላይ የተለያዩ ብዙ ነገሮችን እናያለን ብዙ እውቀቶችን እናገኛለን። በሁሉም እንተን አጠቃላይ የሰው ልጆችን ባህሪ ተፈጥሮን ባህሪ ብዙ ነበሮችን ስነ ጥበብ ላይ ስለምናየው እኔ ስነ ጥበብ አድናቂ ነኝ። ስነ ጥበብ በጣም እወዳለሁ። ስለዚህ እንደአጠቃላይ ስንወስደው ስነ ጥበብ ትወዳለህ የሚለው ጥያቄ የኔ መልስ የሚሆነው አዎ ስነ ጥበብ እወዳለሁ ነው። ምክንያቱም ስነ ጥበብ ስለምወድ ማለት ነው